ስንት ቋንቋ ትችላለህ? እኔ ማውራት የምችለው ቋንቋ ሶስት ነው። አማርኛ እችላለሁ ትግርኛ እችላለሁ። እንግሊዘኛም እችላለሁኝ ሶስቱም ቋንቋዎች በደንብ አድርጌ መናገር ማውራት መጻፍ እችላለሁኝ። እና ቋንቋ በጣም መሰረታዊ የሚባል ነገር ነው በአሁኑ ሰዓት ለተለያዩ ነገሮች ለስራው ለተለያዩ ለትምህርትም በጣም የሚረዱ ናቸው። ሶስቱም ቋንቋዎች እና በተለይ እንግሊዘኛ በጣም ማውራት ይጠበቅብናል። አብዛኛው ሰው ከዚህ በላይ መጨመር እፈልጋለሁኝ ወደ ቀጣይም ቻይንኛ መማር እፈልጋለሁኝ የስፓኒሽም መማር እፈልጋለሁኝ እንደ እቅድ የያዝኩት ማለት ነው። እና ቋንቋ ማለት በሁሉም ነገርን የሚያቀልልህ ስራን የሚያቀልልህ ወደተለያዩ ቦታዎች ነው ጉዞ ስታደርግ የሚያቀልልህ የተለያዩ ገቢህንም በዛው ልክ እጥፍ የሚጨመርልህ ነገር መስሎ ስለሚሰማኝ በቋንቋ ላይ በጣም ትኩረት አድርጌ ነው የምሰራው። እና ለጊዜው ሶስቱ ቋንቋዎች ብቻ ነው የምችለው ነገር ግን በቀጣይ እንደ እቅድ የያዝኳቸው እንደ ቻይንኛ እና ስፓኒሽ። ኢታሊን አሉና እነዚህ በደንብ አድርጌ እሰራባቸዋለሁኝ ብዬ አስባለሁኝ በደንብ ለመማርም ዝግጁ ነኝ። በተለያዩ ነገሮችን እማራለሁኝ በመስመር በተለያዩ መንገዶችንም መጽሐፎችንም አነባለሁኝ በዚህ መንገድ ለመማር እየተዘጋጀው ሆኖ ማለት ነው። እና እነዚህ ሶስት ቋንቋ በመቻሌ ብዙ ነገሮችን ተጠቅሜያለሁኝ እንደ አስተርጓሚ ሆኜ እሰራለሁኝ። አንዳንድ በተለይ ከውጭ ሀገር ሲመጡ እንግሊዘኛ የሚያወሩ ሰዎች በተለይ ቦታዎችን ሲንቀሳቀሱ ብዙ እንግሊዘኛ የሚችል ሰው ስለሌለ። እኔ እንዳስተርጓም ሆኜ የተለያዩ ብሩን የማገኝበትን መንገድ አለና ያንን ብቻ ሳይሆን ቶሎ የሆኑ ነገሮችን ሲለቀቁ እንደ ቴክኖሎጂ የተለያዩ ኢንፎርሜሽን የተለያዩ መረጃዎችንም በተለያዩ መንገዶችን ሲለቀቁ አብዛኛው ጊዜ በእንግሊዘኛ ስለሚለቀቁ እኔ ስለምችል ቶሎ ተረድቼ ቶሎ የሚጠቅመኝን ስራ ለመስራት ብዙ ጊዜ ይጠቅመኛል ማለት ነው። እና አማርኛም እንደዛ የሀገራችን መግባቢያ ቋንቋ ስለሆነ በደንብ ለማውራትም ስለምችል ከተለይ የሀገር ሰዎችን ከተለያየ ቦታዎች ሰዎች ሲመጡ በቀላሉ ለመግባባት እችላለሁኝ። ወደ አብዛኛው ቦታ ለትምህርት ለተለያዩ ነገሮችን ስንቀሳቀስም ቶሎ ከብዙ ሰዎች ጋር እግባባለው የሚያስፈልገኝ ነገርም ቶሎ እየጠየኩኝ እርዳታ እጠይቃለሁኝ ለመግባባትም ችዬ እኔም የሚያስፈልገኝ እኔም የምፈልገው ነገርም ለመናገር በደንብ ያስችለኛል ማለት ነው። እና በዚህ ሰዓት ቋንቋ ማለት ልክ እንደምንበላው ምግብ መስሎ ነው የሚሰማኝ። እና በዛ መልኩ ተረድቼ የተለያዩ ንግድ ስራዎችን ማስፋፋት ስለምፈልግ ወደ ቻይና ወደ ተለያዩ ሀገሮች መንቀሳቀስ ስለምፈልግ የተለያየ ሀገር ቋንቋዎችንም በቻልኩት መጠን ለመማር እየጣርኩኝ ነኝ። በተለይ አሁን ከንግድ ትስስር ጋር ከቻይና ጋር ብዙ ጊዜ ብዙ ንግዶችን ከዛ ስለማመጣ የቻይንኛ ቆንቋ በጣም ያስፈልገኛል ብዬ እንደ እቅድ ይዤ እሱንም ለመማር እየተዘጋጀው በቅርቡ ትምህርትን እጀምራለው በመስመር ነው የምጀምረው። ከዛ የተለያዩ መጽሐፎችንም ለማንበብ እሞክራለሁኝ ማለት ነው። እና ጓደኞቼ በዚህ በጣም ለራሴ እኔ ይሄን ቋንቋው ማወቅ ሆይ ለራሴም ብቻ ሳይሆን ለጓደኞቼም ብዙ ጊዜ ይጠቅሜያለሁኝ። በተለይ በትንሽ ነገር መግባባት የቻሉ መግባባት አለመቻላቸው በተለያዩ ጉዳዮችንም ለትልቅ ፀብ ሲጋለጡ አያለሁኝ። እና በዛ መልኩ እኔ ባለሁበትን ሰዓት በትንሹ ውጤት ተግባብቶ ወደ ሰላም የሚቀየሩት የተለያዩ ጽሁፎችን ወደ ሰላም የሚቀየሩት ብዙ ጓደኞቼን አጋጥሞኛል ምናምን በጣም ያመሰግኑኛል። ቋንቋ መቻል ምን ያህል ጠቃሚ እንደሆነ? የዛኔ ይናገራሉ። አንዳንዶችም ለመማር በጣም ዝግጁ ናቸው። በተለያዩ መጽሐፎችንም ያነባሉ እኔም ያሉኝ መጽሐፎች የጠቀሙኝ መንገዶችን እነግራችኋለሁ። እንደዚህ እንደዚህ አድርጋችሁ ተማሩ በዚህ መልኩ ነው። እኔ የረዳኝ በዚህ መልኩ ነው። እኔ የሰራሁበት እያልኩኝ። የተለያዩ የኔ የተማርኳቸው እና ቀለል አድርጎ እኔ ቶሎ እንድትችል ቋንቋ ያረጉኝን መንገዶችን አሳያችኋለሁ። ለጓደኞቼ ለቤተሰቦቼ ማለት ነው። እና አሁን በቤታችን የተለያዩ ዘመዶችን ሲመጡ ከተለያዩ ቦታዎችንም እኔ ነኝ ብዙ ጊዜ የምግባባቸው ምክንያቱም ብዙ ቋንቋዎችን ስለምንችል ማለት ነው። እና ህይወት ቀላል ነው የሆነብኝ እኔ ሶስት ቋንቋ መቻሌ። በተወሰነ መልኩ ሶስት ቋንቋ ከማይችል ሰው ጋር አንድ ቋንቋ ከሚያወራው ሰው በላይ እኔ ቀለል ያሉ መንገዶችንም አገኛለሁኝ ማለት ነው። እና ይሄንም ስለማውቅ ከዚህ በላይም በደንብ መስራት እፈልጋለሁኝ። በደንብ ብዙ ቋንቋዎችን ማወቅ እችላለሁ ወይ ማለት ነው? እና ለአሁኑ ሶስት ቋንቋ ነው የምችለው የማውቀው የማወራው ማወራው ማለት ነው።